ጡዋት በስራ ምን ታረጋለህ ነው የሚለዉ? ብዙ ጊዜ ጡዋት ጡዋት ገና ስነሳ አንዳዉም ጥሩ ልምድ የምለው ቤተክርስትያን መሄድ ነው። ከዛ ዉጪ ግን ያለው ምንድነው አልጋዬን አነጥፋለው ቤቴን አጸዳለው ግቢዬን አጸዳለው የዶሮ ቤት አለንና የድሮ የዶሮ ቤቴን አፀዳለዉ። ዉሃ የሚኖር ከሆነ ግቢው ግቢያችን በዉሃ የምርስ ከሆነ ዉሃዉን በደንብ ጥሪግ አደርጋለው። ከዛ ቦኋላ አንዳንድ የሚሰሩ ስራዎችን የራሴን ምላቸው ስራዎች ለመስራት ሞክራለው። ከዛ ቦኋላ አንግድህ ወደ ራሴ ስራ ነው ሚመለሰው። ማጥናት ካለብኝ አጥናለው መማር ካለብኝ አማራለው። መስራት ያለብኝን ስራዎቼን ቁጭ ብዬ ለራሴ ግዜ ሰጥቼ አሰራለው ማለት ነው።

የጧት ወይ የማታ ሰው ነህ ነው የሚለው የሁለቱም ነኝ። ግን አሁን ላይ። የትኛው ጋር ታዲያ ታዲያ ታዲያ አለሽ? የትኛው ሰው መሆን ትመርጫለች ብባል የጠዋት ሰው መሆን ነው? የምመርጠው እሱንም ደግሞ አብራራለሁ ማለት ነው። የጠዋት ሰውም የማታም ሰውም መሆንባቸው አጋጣሚዎች አሉ። ግን በደንብ ስኬታማ መሆኑ እና ጥሩ ስራ ሰርቼ ራሴን የማገኘው የጧት ሰው ስሆን ነው። በደንብ ማለት ነው። ስለዚህ አሁንም አሁን ላይ አንዳንዴ የጠዋት ሰው አንዳንዴ የማታ ሰው እሆናለሁ። ግን በደንብ የትኛው ላይ ማድላት ትፈልጊያለሽ የትኛው ስኬታማ ያደርግሻል የሚል ጥያቄ ከሆነ? የጧት ሰው መሆን ላይ ባደላ ደስ ይለኛል እሱ በደንብ ስኬታማ ያደርገኛል። አመሰግናለሁ

ደመወዝተኛ አይደለሁማ እኔ ተቀጣሪ አይደለሁም የመንግስት ወይም ግል ተቀጣሪ ስላልሆንኩኝ በዚህ ጊዜ ገንዘብ አገኛለሁ በዚህ ጊዜ ደመወዝ አገኛለሁ ማለት አልችልም በዚህ ሰዓት ምክንያቱም ቋሚ የሆነ ስራ የለኝም ስለዚህ ቋሚ የሆነ ደመወዝ ወይም ደግሞ በዚህ ጊዜ ደመወዝ አገኛለሁ በዚህ ጊዜ ደግሞ አላገኝም የሚልበት ቀን የለኝም ምናልባት እንደዚህ አንዳንድ ስራዎች ነው የምሰራው እነዛ ከሰራኋቸው ስራዎች ቀን አይጠብቅም በቃ የሆነ ቀን ሊመጣልኝ ይችላል እንደዛ ነው እንጂ ቋሚ የሆነ ቀን የለኝም።

አረ አላውቅም ሸማኔ በጣም ትልቅ ሙያ እኮ ነው ብዙ ጊዜ በደቡብ የሚገኙ በኢትዮጵያ ተወላጆች በደንብ ሽመናን ይችላሉ ነጠላ ይሰራሉ ጋቢ ይሰራሉ ልብስ ይሰራሉ ይሄ በነገራችን ላይ ትልቅ የጥበብ ስራ ነው። እኔ ግን አልችልበትም። ከባድም ስራ ነው። ሞክሬውም አላቅም ሲሰሩ ግን አይቼ አውቃለሁ። ምን ያህል ትዕግስት ምን ያህል ጥንካሬ ምን ያህል ሸማኔዎች ምን ያህል ለጥበብ የተፈጠሩ እንደሆነ አይቼበታለሁ። አክባሪያቸውም ጭምር ነኝ አመሰግናለሁ

በጣም በጣም የተማርኩትም ከቴክኖሎጂ ጋ የተገናኘነው እና ግዴታዬም ጭምር ይመስለኛል ከአዳዲስ ቴክኖሎጂዎችም የመማር ራሴን ማሳደግ ከዛ ጋ እንደዛ አይነት ነገሮችን አዘውትራለሁ አሁን ላይ ከኤአይ ጋ የተገናኙ ኮርሶችን። ያው አሁን ላይ እሱ ስለሆነ አለ የተባለው ትልቁ ቴክኖሎጂ ከዛ ጋ የተገናኘ ትምህርቶችን እማራለሁ። ኮርሶችን እወስዳለሁ። ማንበብ ያለብኝን ነገር አነባለሁ መሞከር ያለብኝን እሞክራለሁ እና በትክክል አዳዲስ ቴክኖሎጂዎችን መማር እወዳለሁ

የቀለም አይነት እኔ የምወደው የቀለም አይነት ሰማያዊ ነው። ሰማያዊ ቀለም ደስ ይለኛል። እንደሱ አይነት ከለሮችን ራሴ ላይ አገኛቸዋለሁ እዛ ነገሮች ላይ ራሴን ሰማያዊ ከለር ላይ ቆም ብዬ ራሴን አገኘዋለሁ። በተጨማሪ ደግሞ ልብሶቼ ከልብስ ከለር ወይም ከልብስ ቀለም የምመርጠው ጠቆር ያለ ነው። ጠቆር ያለና ነጣ ያሉ እንዲሁም ሰማያዊ ነገሮች ሶስቱ ከለሮች ለራሴን በጣም እነሱ ከለሮች ላይ ሳዘወትር በብዛት አግኝቼዋለሁና አንደኛ ምወደው ከለር ሰማያዊ ነው። ከዛ ደግሞ ጥቁርና ነጭ በልብስ ደረጃ እነሱን አዘወትራለሁ።

እግዚአብሔር ይስገን አሁን ላይ አለቃ የለኝም። ግን አለቃ በነበረኝ ጊዜ ያው በጣም ታዛዥ ነኝ። ጥሩ የሚባል ያው የሚያዙትን ስራ አለቆች የሚያዙትን ስራ በደንብ ተግባራዊ አደርጋለሁ። በደንብ ታዛዥ ነኝ እሺ እላለሁ ጥሩ ግንኙነት አለኝ። ግን እንደ ችግር ብዬ የማነሳው ነገር እኔ ወደፊት አሁን አለቃም ሲኖረኝ በጣም ይሄ ባውንደሪ የሚባል ነገር አለና እሱን በደንብ ማስጠበቅ እንዳለብኝ ነው። ሁሌም የሚሰማኝ። ያው እስከዛሬ ካሳለፍኳቸው የትምህርት የህይወት ትምህርቶች። አንዱ ከአለቃም ጋር ሆነህ ከሌላ ሰው ጋር ስንኖር እንግዲህ ማስከበር ያለብን ነገር አለ እሱንም ማስከበር እንዳለብኝ ነው የሚሰማኝ። ከዛ በተረፈ ግን ግን በቃ ካለቆቼ ጋር ተስማምቼ የምሰራ አይነት ሰው ነኝ።

እንዴ በደንብ ነው እንጂ ባዶ እግር መራመድ እማውቀው ግን ያው ከትንሽ ያው ቤት ወስጥ ስሆን ብዙ ጊዜ በባዶ እግሬ ነው የምራመደው። ግን ደግሞ ያው ወደ ውጭ ከወጣሁኝ ይከብዳል ብዙም መራመድ አልችልም አነክሳለሁ። የሆነ ነገር ይወጋኛል ምናምን ጎበዝ አይደለሁም በእግሬ ስሄድ። ግን ደግሞ ቤት ውስጥ ስለሚመቸኝ ምንጣፉ ምንም ስላለ ቤት ውስጥ ሲሆን ግን በባዶ እግሬ በደንብ እራመዳለሁ። ከቤት ውጪ ግን ይከብዳል በጣም በባዶ እግር መሄድ

በደንብ በምንጣፌ ላይ በጣም መቀመጥ እወዳለሁ። መተኛት እወዳለሁ አብዛኛው ነገሮችን ቁጭ ብዬ ምንጣፍ ላይ ነው ሰረ ቁጭ ብዬ ምሰራው ምመገበው። ስለዚህ አብዛኛው ነገሮችን ምንጣፍ ላይ ቁጭ ብዬ እፈጽማለሁ ማለት ነው። አንዳንድ ሰው አይወድም እኔ ግን ደስ ብሎኝ ነው ማደርገው። በሚገባ በምንጣፍ ላይ ተቀምጬ ብዙ ስራዎችን እሰራለሁ። እመገባለሁ እበላለሁ እጠጣለሁ እጫወታለሁ እዝናናለሁ። ብዙ ነገር አደርጋለሁ ምንጣፌ ላይ ቁጭ ብዬ

አልችልም መንዳት አይገርምም? አልችልም አልተለማመድኩም አንደው መንዳት ብችል ግን ደስ ይለኛል ግን ያው አጋጣሚውንም አላገኘሁም ትምህርት ቤትም ሄጄ አልተማርኩም። አይ አዚ ላይ አንኳን አዉነት ለመናገር ሰነፍ ነኝ። መኪና መንዳት አልችልም። መለማመዱንም አጋጣሚ አላገኘዉም። አንዲሁም የቅርብ የሚለዉም ሰው መኪና ያለው ቤተሰባችን ዉስጥ አልነበረም ስናድግ አና ያን ያህል ጎኩም አልነበርኩም መኪና ለመንዳት አንዳንድ ሰው አሁን ትምህርት አንደጨረሰ ወዲያው ላይሰንስ ለማዉጣት ይሞክራል ምናምን አኔ ግን ወደ አዛም አልሄድኩም አና መኪና መንዳት አልችልም።

በደንብ ጎበዝ አይደለሁኝም። አንዳንድ ጊዜ ግን እንደው በተቻለኝ በጠን ጊዜዎቼን ለስራዬ መድቤ። ለክህሎት ማዳበሪያ መድቤ ለማንበቢያ ጊዜ መድቤ ምናምን ጥሩ እሰራለሁ። የተወሰነ ጊዜ ግን እዛ ነገር ላይ በደንብ ብዙ ጊዜ እንደዛ ሆኜ መቆየት አልችልም። ግን ደግሞ አሁን ላይ በደንብ እየተለማመድኩት ያለሁት ነገር ቢኖር ጊዜዬን በደንብ ማስተዳደር ላይ ነውና እሱን ነገር በደንብ ማጎልበት እፈልጋለሁ። አሁን ላይ ጊዜዬን በደንብ ማስተዳደር አልችልም እችላለሁም ማለት አልችልም። ግን መሃል ላይ ነኝ ያለሁትኝ እየተለማመድኩኝ ነው ያለሁትኝ። ማስተዳደር በደንብ ለመቻል ማለት ነው

በእኛ ባህል መሰረት ሰርግ እንዴት እንደሚከናወን እነግርሃለሁ በደንብ አርጌ ማለት ነው። ያው አሁን ላይ ሁለት አይነት። ባህል ነው ያለው በከተማና በገጠር የሚከናወን የሰርግ ክንውኖች አሉ። ከገጠሩ ስጀምር ማለት ነው። በገጠር የሚኖሩ ጥንዶቹ መጀመሪያ ይተያያሉ። ከዛ ይዋደዳሉ ከዛ ሽምግልና ይላክና ልጅህን ለልጄ ተብሎ ይገባሉ ማለት ነው። ሌላው ደግሞ ምንድነው? ሚደረገው መጥለፍ ሚባል ነገር አለ። ወንዱ ሴቷን ከወደዳት ይጠልፍና ቤቱ ይወስዳል። ወይንም ደግሞ ሶስተኛው ደግሞ። አንድ ከወደዳት ቤተሰቦቹን እንደወደዳት ይናገርና ለሽማግሌ ልኮ ያው የሰርጉ ቀን ተቆጥ የሴቷ ቤተሰቦች ፍቃደኛ ከሆኑ የሰርጉ ቀን ተቆርጦ ሰርጉ ይከናወናል ማለት ነው። በከተማ ደግሞ እንዴት መሰለህ? ያው መጀመሪያ በፍቅር ጥንዶቹ ይቆያሉ ብዙ ጊዜ ያሳልፋሉ። ከዛ በኋላ ለትዳር ትዳርን ሲፈልጉ ወይ ለትዳር ለራሳቸውን ይተጫጫሉ ቀለበት ያስራሉ መጀመሪያ። ከዛ በኋላ ሴቷ ቤት ወንዱ ሽማግሌ ይልካል። ከዛ አንድ ሁለቴ ሽማግሌ ይመላለስና ከዛ የሰርጉ ቀን ተቆርጦ ሰርጉ ይከናወናል ማለት ነው። ሰርጉ ሚከናወነው በጣም በብዙ የሚበቃ ጎረቤት ይጠራል። ዘመድ አዝማድ ይጠራል በጣም ለኢትዮጵያውያን ልጅ መዳር ማለት ለወግ ለማረግ ማብቃት ማለት ቀላል ነገር አይደለም። እና ከ ከተጋቢዎቹ ባለፈ የወላጆች የደስታ ቀን ነው። በጣም ደስ የሚል ጊዜ ነው የሚያከብሩት ባህላዊ ምግቦች ይኖራሉ። በተለያየ የምግብ አሰራሮች ይኖራሉ። እና እነዚህ ነገሮች ሁላ ይዘጋጁና። ባህላዊ መጠጦች አሉ ጠላ ጠጅ የሚባሉ እነዚህ ነገሮች ሁሉ ይሰናዱና። ያው ያሀሰርግ በተቆረጠለት ቀን ይከናወናል ማለት ነው።